አዎ ፍየል አይቼ አውቃለሁ ያው ፍየል ለብዙ ጊዜ ለመግብነት ይውላል ስጋውም አሪፍ ነው ጤናማ ነው ይባላል። ምክንያቱም ብዙ ጊዜ ቅጠል ስለሚመገብ ይመስለኛል። እና አዎ ፍየል አይቼ አውቃለሁ ተመግቤም አውቃለሁ። ከበግ ቀጥሎ እንግዲህ በእኛ አካባቢ የሚመገቡት ብዙ ጊዜ ፍየል ነው። እና አዎ ፍየል አውቃለሁ ተመግቤም አውቃለሁ። ምክንያቱም ስጋው ጤናማ ነው ይባላል። ግን እኔ ከፍየል ስጋ ይልቅ የበግ ስጋ ነው ደስ የሚለኝና የሚመቸኝ። ግን ፍየል በደንብ አይቼ አውቃለሁ። አውቃለሁ ፊቱ አካባቢ እዚህ ጋር ጺም አለው ምናምን ነገር እና። አውቃለሁ ፍየል ብዙ ጊዜ ለምግብነት ይውላል ስጋው እና አውቀዋለሁ

አዎ የስራ ግምገማ አደርጋለሁኝ ለተለያዩ ስራዎች የዛሬ ስራዬ እንዴት ነበር አሪፍ ሰርቻለሁ ወይስ ደክሜያለሁ በደንብ ሰርቻለሁ። በስራዬ ሰዎችን ደስተኛ አድርጌያለሁ ወይስ በስራዬ ሰዎችን አስከፍቻለሁ። እሚለውን ነገር ማታ ከመኝታዬ በፊት እገመግማለሁ የቀኑ ልዩ ምን ይመስላል? ልክ ነው የሰራው ዛሬ ጥሩ ሰርቻለሁ ሰው አስደስቻለሁ። ስህተት ነበረ ወይ ከስራዬ ስህተት አልነበረም ወይ በስራዬ ላይ? ምንድነው የሰራሁት ልክ ነው አይደለዉም? ብዬ ሰው አስደስቻለሁ አስከፍቻለሁ እሚለውንም ነገር ያው በደንብ ገመግማለሁ። ለመገምገም እሞክራለሁኝ ምክንያቱም ስራህን ዛሬ ካልገመገምክ ለነገ ጥሩ ስለማይመጣ። የዛሬ መገምገምህ ነገ አሪፍ ላይ አሪፍ እንደሰራህ የማሳያ ነው ብዬ ስለማስብ። አዎ እገምግማለሁ በቻልኩት አቅም አያለሁ ስራዬን ጥሩ ነው አይደለም የሚለውን በደንብ አይና አስተውለዋለሁ

አዎ የፀሀይ መውጣትን አያለሁ በጣም ፀሀይ ስትወጣ ደስ ትላለች በምስራቅ በኩል ነው ፀሀይ ምትወጣ እና ስትወጣ ያለው ነገር በጣም ደስ ይላል ፀሀይዋ ስትወጣ ደስ እሚል ነገር አለው። እና የፀሀይ መውጣትን አያለሁ ብዙ ጊዜ አስተውላለሁ ምክንያቱም ያን ሳይ ደስታ ስለሚሰጠኝ የፀሀይ አወጣጧ ብርሃኗ ሙቀቷ በጣም ደስ እሚል ነገር አለው። እና እሷን ሳይ ደስ እሚል ስሜት ስለሚሰማኝ ብዙን ጊዜ ስትወጣም አያለው ያው ስትገባም ደግሞ ያለው ነገር ደስ ይላል። ያ አካባቢው እንደ ቀያማ ነገር ይሆናል እና ሰማዩ ብቻ ለየት ያለ ትይ ትእይንት ስላለው በጣም ደስ ይለኛል። ፀሀይ ስትወጣም ስትገባም ማየት ለኔ ደስታ ይሰጠኛል በጣም ትልቅ ደስታ ነው ሚሰጠኝ። ምክንያቱም እንደነገርኳችሁ ነው። ስትወጣ ያለው ነገር በጣም ደስ ይላል እና አዎ ፀሀይ መውጣት መግባቷን አያለሁ

አዎ ወተት እጠጣለሁ ወተት ለጤና አሪፍ ነው ወተት ደስ የሚል ጣዕም አለው ያው ወተት ለብዙ ነገር ያገለግላል። በአካባቢያችን ወተት ሁለት ቀን ሶስት ቀን ካደረ በኋላ። እርጎ ይሆናል ይባላል። እና ያን እርጎ በመግፋት ቅቤ በማውጣት ያንንም በማፍላት የተለያዩ ነገሮችን ማግኘት እንችላለን። ለምሳሌ አይብ እናገኛለን። አይብም መጠቀም እንችላለን እርጎ ለብዙ ነገር ይገለግላል። እርጎ እርጎ ተገፍቶ አይብም ይሆናል ጠለላም ይሆናል እና ለብዙ ነገር ያገለግላል። በጣም ለብዙ ነገር ማለት ነው። ያው እና ወተት መጠጣትም ደስ ይለኛል። ወተት አድሮም እርጎም ደስ ይለኛል። ጠለላም ደስ ይለኛል አይብም ይሆናል አይብም ደግሞ በምግብነት ሲውል በጣም አሪፍ ነው። በጣም ጣፋጭ ነው። ደስ የሚል ጣዕም አለው እና ለሱም አውለዋለሁ ብቻ ወተት ለብዙ ነገር ስለሚጠቅም። አዎ በጣም እወዳለሁ የወተት ተጠቃሚ ነኝ። ወተት በሀገራችን ብዙ ምርት አለው። ወተት ከላማዎች ታልሞ የሚገኝ ስለሆነ በጣም ጠቃሚ ነው። እና አንድ ኩባያ ወተት ራሱ በጣም ጠቃሚ ነው። አሁን ትንሽ የሂሳቡ ነገር እየተወደደ ነው እንጂ። በጣም አሪፍ ነው ወተት ጠቃሚ ነው። ጠቃሚ መጠጥ ነው። እርጎም ወተትም አይብም በጣም ደስ ይለኛል እወዳለሁ እጠጣለሁ